ቤቴን ብዙ ጊዜ አጸዳለሁ። በቀን ሁለት ጊዜ አጸዳለሁ ጠዋት እና ማታ አጸዳለሁ። የምጠቀመው መጥረጊያ በትልቁ መጥረጊያ ይሆናል ማለት ነው። እና ማጽዳት በጣም አስፈላጊ ነው ቤትም አስፈላጊ ነው ጽዳትም መጠበቅ በጣም አስፈላጊ ሆኖ የተገኘ ነገር ነው

አዎ ምንጣፍ ላይ በምንጣፍ ላይ እቀመጣለሁ በጣም በተደጋጋሚ ብዙ ጊዜ ምንጣፍ ላይ እቀመጣለሁ ምግብ ስበላ። እና መቀመጥ ስፈልግም ምንጣፍ ላይ ነው የምቀመጠው። እና ያለሁበት ቦታ ላይ ምንጣፍ ላይ እንድቀመጥ የሚገፋፋ ምክንያት ስለሆነ ምንጣፍ ላይ ብዙ ጊዜ በተደጋጋሚ የማደርገው ነገር። ምንጣፍ ላይ መቀመጥ ነው።

አዎ ማር በጣም ነው የምወደው ማር እወዳለሁ በጣም ብዙ ጊዜ ተመግቤ አቃለሁ ማር። በተለይ እኔ ያለሁበት አካባቢ ማር ባህላዊ በባህላዊ መንገድ የሚወጣ ማር አለና በጣም ነው ሚጥመው። እና ማር በጣም ነው እምወደው በጣም ከመጠን በላይ ማለት ነው። እና ብዙ የጤና ጥቅሞች ስላሉት ማርን በጣም እወዳለሁ። የተለያዩ የጤና ጥቅሞችም አሉት። እና ተፈጥሮአዊ ነው። ምንም የተበከለ ነገር የለውም ጣፋጭ ነገር ኬሚካሎች ስለሌለበት። በጣም ይመከራል ለጤናም ስለሚመከር። እና ማር በጣም ተወዳጅ ነገር ነው። እና ማርን መመገብ ለጤናም ጥቅም ስላለው። እና ብዙ ጊዜ ማርን እመገባለሁ። እና በአጠቃላይ ማርን በጣም ነው እምወደው።

የቴክኖሎጂ ችግር ሲያጋጥመኝ አነባለሁኝ የተለያዩ ነገሮችን ሪሰርች አደርጋለሁ ጎግልን ሰርች በማድረግ የተለያየ ኤይዎችን በመጠቀም ችግሮችን ለመፍታት እሞክራለሁ እና ከእኔ በላይ የሚያውቁ ልጆች ካሉ ጓደኞቼ ካሉ እነሱን ጓደኞቼን አማክራለሁ። እና የተለያዩ ኮሚኒቲ ላይ ግሩፖች ላይ በመግባት ያጋጠመኝን ችግሮች እንደጠይቃለሁ በቴክኖሎጂ ዙሪያ ላይ ያገጠሙኝን ነገሮች አዋያቸዋለሁ። እና የቴክኖሎጂ ችግሬን በዛ መልኩ ለመፍታት እሞክራለሁ እና በተጨማሪም ደግሞ ጎግልን ሰርች በማድረግ የተለያዩ አሪትክሎችን በማንበብ ከኔ በላይ የሆኑ ነገሮችን ለመፍታት እሞክራለሁኝ። እና እንደተጨማሪም ደግሞ በእኔ ዙሪያ ያሉትን ሰዎች ስለቴክኖሎጂ የሚያውቁትን ሰዎች ለመጠየቅ እሞክራለሁኝ። እነሱ የሚያውቁትን ሲነግሩኝ እኔ ደግሞ ያን ችግር ለመፍታት እሞክራለሁ እንደዛ እያደረኩኝ ማለት ነው። እና ያለው ነገር እንደዛ እያደረኩ ነው የቴክኖሎጂ ችግሬን የምፈታው።

ማታ የምመገበው በሁለት ሰዓት ላይ ከምሽቱ ሁለት ሰዓት ላይ እራቴን እመገባለሁ። የምመገበው ከምሽቱ ሁለት ሰዓት እስከ ሶስት ሰዓት ባለው አንዳንዴ ደግሞ አንድ ሰዓትም የምመገብባቸው ጊዜዎች አሉ። እና ሁሌ አንድ አይነት ሰዓት አይደለም የተለያየ ሰዓት ነው የምመገበው አንዳንዴ አስራ ሁለት ሰዓት ከምሽቱ አንዳንዴ ደግሞ አንድ ሰዓት አንዳንዴ ሁለት ሰዓት። የተለያዩ ጊዜ ነው የተለያዩ ነገሮች የተለያዩ ሰዓት ላይ ነው የምመገበው

ሩዝ አልወድም ሩዝ በተፈጥሮ ጭራሽ አልወድም እና ሩዝ በጣም ነው የምጠላው። እና ሩዝ እኔ አልመገብም አልወድም በተፈጥሮም አልወድም በጣም ነው ለሩዝ ያለኝ ጥላቻ። ምክንያቱም በጣም የሆነ የመድረቅ ባህሪ አለው ሲሰራና አልወድም ምግቡ አይመቸኝም። ድርቅ ስለሚልብኝ ጭራሹንም ምግቡን ተመግቤም አላውቅም። ደግሞ አልወድም እኔ የሆነ ጊዜ ሞክሬው አውቃለሁ። ግን ከዛ በኋላ ግን ትቼዋለሁ ስላልተመቸኝ ተውኩት። እና ሩዝ አልወድም።

አዎ ቡና መፍጨት አውቃለሁ ቡና መፍጨት በጣም ነው የማውቀው። በመብራት መብራት ላይ አድርገን እንትኑን የ ማሽን አለ የቡና መፍጫ ማሽን አለ ያን ማሽን። ከአዳፕተር ጋር እናገናኝና እንሰካውና ኬብሉን። ከዛ በኋላ ኦን አድርገን። በደንብ እንዳይደቅም እንዳይደቅም እና ደግሞ በጣም እንትን እንዳይልም እንዳይጓጉልም አድርገን እናደቀዋለን ማለት ነው። ወይ ደግሞ እንፈጨዋለን በደንብ አድርገን እንፈጨዋለን። መካከለኛ አድርገን ለቡና እንዲመች አድርገን ፈጭተን እንጠቀማለን ማለት ነው

የጠዋት ሰው ነኝ። በጠዋት መነሳት በጣም ያስደስተኛል። እና በጠዋት ነው የምነሳው ሁሌም ሁሌም የምነሳው ከሌሊቱ አስራ ሁለት ሰዓት እነሳለሁ። ሁሌም የማደርገው ይሄንን ነው። እና ብዙ ጊዜ ጠዋት ጠዋት መነሳት በጣም ያስደስተኛል። በጠዋት ተነስቶ። ለስራ ዝግጅት ማድረግ የማድረጋቸው ነገሮች ካሉ ለነሱ ዝግጅት ማድረግ በጣም እወዳለሁ። እና ጠዋት ላይ በጣም ደስ ይለኛል ጠዋት ላይ መነሳት።

የምወደው ቀለም ሰማያዊ ቀለም ነው ሰማያዊ ቀለም በማይበት ሰዓት ላይ ተስፋ እንዲሁም ደስታ ይሰማኛል። ነገሮች ላይ በነገሮች ተስፋ ማድረግ እና ሰማያዊ ቀለም በጣም ያስደስተኛል። በተለይ ቁሜ ማየት እና በጣም ደስ ደስታ ይሰማኛል። ሰማያዊ ቀለም በማይበት ሰዓት።

አዎ ፍየል አይቼ አውቃለሁ በተደጋጋሚ አያለሁኝ። የማየው እዚሁ ባለሁበት አካባቢ። ሰዎች ሲጠብቁ ሲያግዱ አያለሁኝ እንዲሁም ሲሸጡ አያለሁኝ። ገበያ ላይም አያለሁኝ። ተደጋጋሚ ነው የማየት አጋጣሚ ያጋጠመኝ። እና አዎ ፍየል አይቼ አውቃለሁ በደምብ ነው አይቼ የማውቀው

ወደ መናፍሻ የሚሄደው በሳምንት ሁለት ቀን እሄዳለሁኝ ለመዝናናት ሰዓት ካገኘሁት ትርፍ ሰዓት የማገኝ ከሆነ ለመዝናናት ንፋስ ለመቀበል የተለያዩ መናፍሻ ቦታዎች እሄዳለሁ። ለምሳሌ እንትኖቼ አሁን ሎጅ ሎጅ የሚባል አለ ሎጅ ሎጅ እሄዳለሁ እና የተለያዩ ሪዞርት ሪዞርቶች ውስጥ አዘወትራለሁ መናፍሻ አለበት ወደ ካፌ ላይ ያሉ ጥሩ መናፍሻ ካሉ ወደዛ አከባቢ ሂጄ። ራሴን ለማዝናናት ወይ ደግሞ ጭንቀት ካለብኝ ጭቀቴን ለማስለቀቅ ብዙ ጊዜ እዛ በመሄድ አዘወትራለሁ መናፍሻ። በሳምንት ሁለት ቀን እሄዳለሁ።

አዎ የመንገዴን ስም አውቀዋለሁኝ። የመንገዴ ስም ወደ ሰባ ማዞሪያ ሚያስኬድ አለ ሰባ ማዞሪያ ሚባልበት። እና ቀጥ አርጎ ወደ ወፍጮ ቤቱ ሚያስወጣ መንገድ አለ። ተጨማሪ ደግሞ ወደ ላይ የሚወስድ መንገድ አለ። መታጠፊያ መንገድ አለ። የ የማውቃቸው የመንገዴ ስም እነዚህ ናቸው ማለት ነው።

አዎ ምግቤን ለሌላ ሰዎች ማካፈል እወዳለሁኝ እኔ ያለሁበት አካባቢ ማህበራዊ ተጠቃሚ ስለሆንን። ምግብን ምንመገበው በጋራ ነው እና ብዙ ጊዜ በጋራ እንመገባለን ምግቦችን። በዓላት ሲመጡ በዓላት ወቅት ሲመጡ በተለይ በጣም ተሰብስበን ነው ምግብ የምንመገበው እንዲሁም ከጓደኞቼ ጋር ወጣ ብለን እ መመገብ ስንፈልግ አንድ ላይ በጋራ ሆነን ነው። ተካፍለን የምንመገበው። እና በእኔ ልምድ እኔ ምግቤን ለሌሎች ሰዎች የማካፈል ልምድ በጣም ከድሮ ጀምሮ። ከበፊቱም ጀምሮ ያደግኩበትም ነው የኖርኩበትም ነው እና ባህላችንም ነው። እዚህ ያለሁበት አካባቢ ባህላችንም ጭምር ስለሆነ ምግብ የማካፈል ልምድ ለሌሎች ማካፈል ልምድ በጣም ልምድ አለኝ።

ገበያ ምሄደው በሳምንት ሁለት ቀን እሄዳለሁኝ። ሀሙስና ቅዳሜ ቀን ገበያ ሄጄ የሚያስፈልገኝን ነገሮች ገዝቼ እመጣለሁኝ። በአና በአጠቃላይ በሳምንት ሁለት ቀን ግዴታ ነው ገበያ መሄድ አለብኝ የሚያስፈልጉኝ ነገሮች እንደ ሽንኩርት እንደ ቲማቲም ዘይት የመሳሰሉት ሸቀጣ ሸቀጦችን ገዝቼ ሸምቼ እመጣለሁ ማለት ነው። እና በሳምንት ሁለት ቀን ገበያ ገበያ እሄዳለሁ።

ውሃ የማገኘው እዚሁ ቅርብ አካባቢ ውሃ የሚቀዳበት አለ እዛ ሄደን ውሃ አንቀዳለን። ሁሉም ሰው እዛ ሄዶ ውሃ ቀድቶ ይመጣል ማለት ነው። እኔም ጭምር ሄደን ውሃ ቀድተን እንመጣለን። እና ውሃ እዚሁ ቅርብ ቦታ ማግኘት እንችላለን። እና የውሃ ችግር የለም ውሃ ቅርቡ ለማግኘት የምንችልበት አጋጣሚ ስላለ ማለት ነው

በትርፍ ሰዓቴ ጊዜ የማሳልፈው። መጽሐፍ በማንበብ እንዲሁም ፊልሞችን በማየት። እና ሙዚቃዎችን በመስማት አንዳንዴ ሙዚቃዎችን በመስማት። እና ከቤተሰብ ጋር በጊዜ በማሳለፍ በመነጋገር በመወያየት ከቤተሰብ ጋር። እና ጊዜም በዚህ በዚህ መልኩ ነው የማሳልፈው ትርፍ ሰአቴን ማለት ነው።

ባህላዊ ልብስ እ አዎ እለብሳለሁኝ በዓላት ሲመጣ ጥምቀት እ ገና ፋሲካ አዲስ አመት ሲመጣ ባህላዊ ልብሶችን እናሰፋና እንለብሳለን። እና እ ባህላችንን ለመጠበቅ እንዲሁም ባህላችንን ለማስታወስ ባህላዊ ልብስ እጠቀማለሁ። እና በጣም ደስ ደስ ይለኛል ባህላዊ ባህላዊ ልብስ በበዓል ቀን መልበስ በተለይ እና ደስ ይለኛል። ባህላዊ ልብስ እለብሳለሁ።